ወደ ስራ ምን ልብስ ትለብሳለህ? ወደ ስራ በሚሄድበት ጊዜ ብዙ አይነት ልብሶች እለብሳለሁ። የምሄድበት ስራ ይወስነዋል። ምክንያቱም እኔ አንድ ስራ አይደለም የምሰራው። አራት የተለያዩ አይነት ስራዎችን እሰራለሁ። ስለዚህ የተለያዩ አራቱም ስራዎች ጋር በሚሄድበት ጊዜ የተለያዩ አለባበሶች ይኖሩኛል ማለት ነው። ለምሳሌ የተወሰነ ሰዓት በፍሪ ታይም አስተምራለሁ ወይም ደግሞ በትርፍ ሰዓት አስተምራለሁ በማስተምርበት ሰዓት አለባበሴ የሚሆነው እንደማንኛውም መምህር ጓዋን እለብሳለሁ ማለት ነው። ከጓን ውስጥ ከቤት ስወጣ የምለብሰው አለባበስ የሚሆነው ከላይ ሸሚዝ እለብሳለሁ ከታች ደግሞ የጨርቅ ሱሪ ወይም ደግሞ የሱፍ ሱሪ እለብሳለሁ ማለት ነው። ከዛ ባሻገር የቆዳ ጫማ አደርጋለሁ ማለት ነው ይሄ አለባበስ ነው የሚኖረኝ። ወደ ማስተምርበት ቦታ ሲሄድ የሚኖረኝ አለባበስ ቀለል ያለ አለባበስ ነው ቅድም እንዳልኩት ጨርቅ ሱሪ በሸሚዝ ወይም ደግሞ ጨርቅ ሱሪ በቲሸርት ሊሆን ይችላል። አንዳንዴ ኮት የምለብስባቸው አጋጣሚዎች ይኖራሉ። ነገር ግን ለምሳሌ ሌላው ስራዬ ደግሞ የእግር ኳስ አሰልጣኝ ነኝ ስለዚህ የእግር ኳስ ለማሰልጠን በሚሄድበት ጊዜ ደግሞ ቱታ ነው የምለብሰው። ሙሉ የሆነ ቱታ ከላይና ከታች ሙሉ የሆነ ቱታ አንድ አይነት ከለር ያለው ቱታ ወይም አንድ አይነት ቀለም ያለው ቱታ እለብሳለሁ። ስለዚህ ከታች ሰማያዊ ቱታ እንዲሁም ከላይ ደግሞ የሰማያዊ ቱታ ግጣም ማለት ነው እሱን እለብሳለሁ። ለጫማ ደግሞ ምናልባት ስኒከር ጫማዎችን ወይም ደግሞ ለአሰልጣኝነት የሚሰጡ ጡት የሌላቸው ጫማዎች አሉ እነሱን እለብሳለሁ ማለት ነው። ከዛ ባሻገር ለምሳሌ ወደ ግንባታ ስራ ደግሞ ሶስተኛው የሙያ ዘርፌ ነው። ስለዚህ ወደ ግንባታ ቦታ ስሄድ ደግሞ ለግንባታ ምቹ የሆኑ አለባበሶችን እለብሳለሁ። የእግር መከላከያ ያለው ጫማ እለብሳለሁ ከዛ ባሻገር ሙሉ ቱታ ለብሳለሁ ማለት ነው ቱታ ማለት የተያያዘ ምንም አይነት ክፍተት የሌለው ለግንባታ ስራ የሚውል ልብሳችንን እንዳይቆሽሽ ከላይ ሆኖ ውስጣችንን የሚሸፍንልን አይነት ልብስ እለብሳለሁ ማለት ነው። ስለዚህ እንደየስራው እንደየሁኔታው የምለብሳቸው ልብሶችም በዛው መጠን የተለያዩ ናቸው ማለት ነው። ከዛ ባሻገር ለምሳሌ አሁን የምሰራበት መስሪያ ቤት ውስጥ በመደበኛነት ደሞዝ እየተከፈለኝ የምሰራበት መንግስት መስሪያ ቤት ውስጥ የምለብሰው ደግሞ ሌላ አለባበስ አለ ማለት ነው። እዚህ መስሪያ ቤት ብዙ ጊዜ መልበስ የሚጠበቅብኝ ሱፍ ነው። ሙሉ ሱፍ መልበስ አለብኝ ያ ማለት ሱፍ ሱሪ እንዲሁም ደግሞ ሱፍ ኮት ከውስጥ ሱፍ ሰደርያ አለ ከውስጥ ደግሞ ሸሚዝ እና ፓክ አውት ይኖረኛል አንዳንዴ ከረባት እጨምርበታለሁ ማለት ነው። ከዛ በተጨማሪ የምለብሰው ጫማ የቆዳ ጫማ ይሆናል ማለት ነው። ስለዚህ የምለብሳቸው ልብሶች ቦታዎች ይወሰናሉ ማለት ነው ቅድም እንዳልኩት የተለያዩ ቦታዎች እሰራለሁ እነዚህ አራት የተለያዩ ቦታዎች ስሰራ የሁሉም ቦታዎች ስራቸው የተለያየ ስለሆነ አለባበሴም ልክ በዛው መጠን የተለያየ ነው ሚሆነው ማለት ነው። ስለዚህ ልናስተምር ስንሄድ የምንለብሰው አለባበስ እና ግንባታ ስራ ላይ ስንሄድ የምንለብሰው አለባበስ አንድ ሊሆን አይችልም። እንዲሁም ወደ ኳስ ሜዳ ስንሄድ እግር ኳስ ሜዳ ስንሄድ የምንለብሰው አለባበስም የተለየ ነው የሚሆነው ማለት ነው። ከዛ ባሻገር የንግድ ስራም አልፎ አልፎ እሞክራለሁ ስለዚህ ለንግድ ስራ ደግሞ በሚሄድበት ጊዜ የንግድ ሽርጥ የሚባል አለ ያ ማለት በንግድ ስራ ላይ ስንሆን አንዳንድ እቃዎችን ስናንቀሳቅስ ልብሳችንን የሚነኩን ስለሚሆኑ እነዛ ልብሳችንን የሚነኩ እቃዎች ልብሳችንን እንዳያቆሽሹን የንግድ ሽርጥ የሚባል አለ ስለዚህ ወገባችን በታች ቢያንስ እስከ ጉልበታችን ድረስ ወይም ከጉልበታችን ወረድ ብሎ ያለውን አካል የሚሸፍን ነው። ስለዚህ እንደዛ አይነት ልብስ እለብሳለሁ ማለት ነው ስለዚህ ቅድም እንዳልኩት አለባበሳችን እንደምንሰራው ስራ የሚወሰን ነው የሚሆነው ማለት ነው። ስለዚህ እኔ ብዙ ጊዜ የማዘወትራለት የማዘወትራቸው ልብሶች አሁን ከላይ የገለጽኳቸው ናቸው። የትምህርት ቤት ትምህርት ቤት ተማሪዎችን ለማስተማር ሲሄድ የምለብሰው አለባበስ ሌላ ነው። እንደገና ግንባታ ስራ ላይ ሲሄድ የምለብሰው አለባበስ ሌላ ነው። ወደ ንግድ ስራ ሲሄድ የምለብሰው አለባበስ ሌላ ነው። ወደ ኳስ ጨዋታ ሲሄድ የምለብሰው አለባበስ ልዩ ነው ሳስተምር የምለብሰው አለባበስ ልዩ ነው ስለዚህ አለባበሴ እንደምሰራው ስራ የሚወሰን ይሆናል ማለት ነው። ስለዚህ እንደ አጠቃላይ ግን ምናልባት ለመዝናናት ወደ ውጪ በምወጣበት ምንም ስራ በማይኖረኝ ሰዓት የምለብሰውን ልብስ ለመናገር ያክል ብዙ ጊዜ ቁምጣ መልበስ እወዳለሁ። በረጅም ካልሲ በስኒከር ጫማ ቁምጣ ከታች መልበስ እወዳለሁ። ከላይ ደግሞ ሰፋ ያለ ዘና ያለ ቲሸርት መልበስ እወዳለሁ መነፅር ማድረግ እፈልጋለሁ ከዛ ባሻገር ለፀሀዩ ኮፍያ ላደርግ እችላለሁ። ይሄን አለባበስ ነው የምወደው ማለት ነው ስለዚህ ሙሉ አለባበሴ ምናልባት ምንም አይነት ስራ በማይኖረኝና ለመዝናናት የሚሆን ከሆነ ቀለል ያሉ አለባበሶችን ነው የምወደው። ሰውነቴን ጠበቅ አድርጎ የሚይዘኝ አይነት አለባበስ አልፈልግም። ስለዚህ ከአለባበሶች ሁሉ ቀለል ያለና ዘና የሚያደርግ አለባበስ ውስጤን ይስበኛል ማለት ነው። ነገር ግን ለስራ ብዬ የምለብሳቸው አለባበሶች እንደየምሰራቸው ስራዎች እንደየቦታው የተለያዩ ናቸው

በሀገራችን ብዙ አይነት ዳቦዎች አሉ ብዙ አይነት ዳቦ እንደመኖራቸው መጠን ፍላጎታችንም በዛው መጠን የሚወሰን ነው የሚሆነው። ምን አይነት ዳቦ ትወዳለህ ተብዬ ብጠየቅ እኔ አሁን ለምሳሌ በጣም የሚመቸኝ ዳቦ በፊኖ ዱቄት እቤት ውስጥ የሚጋገር ዳቦ ነው። ወይም እቤት ውስጥ የሚዘጋጅ ዳቦ ያ ማለት እናቶቻችን እንጀራ ከጋገሩ በኋላ መጨረሻ ላይ ዳቦዎችን ትንንሽ ትንንሽ እያደረጉ ምጣር ላይ የሚጋግሯቸው ዳቦዎች አሉ። እሱ ለኔ ተፈጥሮአዊና ባህላችንን የጠበቀ ዳቦ ነው ብዬ ስለማስብ ያ ብቻ ሳይሆን ጣእሙም ውጪ ገዝተን ከምንበለው ተዘጋጅቶ ከሚሸጠው ዳቦ የተሻለ ስለሆነ ያንን ዳቦ በጣም የምወደውና የምመርጠው ሁል ጊዜም ብበላው የማይሰለቸኝ ዳቦ ነው ማለት ነው። እንደ አጠቃላይ በእኛ ሀገር በተለያዩ አጋጣሚዎች የሚሰሩ የዳቦ አይነቶች አሉ። ለምሳሌ ድፎ ዳቦ ይሰራል ድፎ ዳቦ ሲሰራ በሁለት አይነት መንገድ ነው። አንደኛው በእንጨት እሳት ከታችና ከላይ እየተቀጣጠለበት የሚበስል ዳቦ ሲሆን ሁለተኛው ደግሞ የዳቦ የውሃ ዳቦ የሚባለው ነው። በውሃ እንፋሎት አማካኝነት የሚበስል ነው እኔ የምወደው በእንጨት የሚበስለው ዳቦ ነው። ምክንያቱም ከልቡ ነው የሚበስለው በትክክል የእሳቱን ተጽዕኖ እናገኘዋለን ከዛም ጣዕሙ ደግሞ በጣም ደስ የሚልና ሲበሉት የሚጣፍጥ አይነት ነው የሚሆነው ለኔ ነው እንግዲህ ምናልባት ለሌላ ሰው ደግሞ የውሃ ዳቦ የሚወደው ሰው ሊኖር ይችላል። ሌላው ብዙ ጊዜ ዳቦ ከሱቅ እየገዛን ጠዋት ጠዋት ቁርሳችንን ዳቦ ሻይ እንበላለን። ያንን ዳቦ ያን ያክል አልወደውም የግድ ቁርስ መብላት ስላለብን ካልሆነ በስተቀር ብዙ ፍላጎትም ፍቅርም የለኝም። ነገር ግን ቅድም እንዳልኩት እናቶች ቤት ውስጥ የሚያዘጋጇት አይነት ዳቦ ክብ ክብ እያደረጉ የሚሰሯት ወይም አንዳንዴ ትልቅ ዳቦ ያደረጉትና እንደ አምባሻ ሶስት ሶስት ማዕዘን ቆርጥ መስመር እያሰመሩ የሚቆርጡት በሶስት ማዕዘን የሚቆርጡት ዳቦ አለ። ያ ዳቦ ለኔ ውስጤ ነው አንደኛ ጣዕሙ ደስ ይላል ሁለተኛ ተፈጥሮአዊ ነው ሶስተኛ ንጽህናው የተጠበቀ ነው አራተኛ መዓዛው ወይም ሽታው ደስ ይላል። ከዛ ባሻገር ቤት ውስጥ የተዘጋጀ ነገር እንደ አጠቃላይ ውስጤን የሚገዛኝ ስለሆነ የትኛውም አይነት ዳቦ ቢሆን ቤት ውስጥ ከሚሰራው ዳቦ ጋር ላወዳድረው አልችልም ምክንያቱም ቤት ውስጥ የሚሰሩ ዳቦዎች ጥራት አላቸው ንጽህና አላቸው ደስ ይላሉ። ስለዚህ እናቴ የምታዘጋጅልኝን ዳቦ ከየትኛውም ዳቦ በላይ ወድጄው ደስ ብሎኝ ምበላው ዳቦ ነው ማለት ነው። ይሄንን ስል ግን ሌሎች ዳቦዎችን አልበላም ማለቴ አይደለም። ሁሉንም ዳቦዎች እበላለሁ። ግን ካሉት ከምመገባቸው ዳቦዎች ወይም ከምበላቸው ዳቦዎች ወይም የዳቦ አይነቶች መካከል ግን በአንደኝነት ቦታ ሰጥቼ ደስ ብሎኝ የምበላው ግን እቤት ውስጥ የሚዘጋጅ ዳቦ ነው። ቅድም እንዳልኩት ቤት ውስጥ የሚዘጋጁ ዳቦዎች ብዙ ናቸው። ድፎ ዳቦ ሊዘጋጅ ይችላል። እንዲሁም ደግሞ እንጀራ ተጋግሮ ካለቀ በኋላ ምጣል ላይ ትንሽ ጠብ ጠብ ጡብ ጡብ ተደርጎ መዳፋችንን መዳፋችንን የምታክል በክብ በክብ የምትሰራ ዳቦ አለች። ሌላው ደግሞ ለበዓላት የሚዘጋጁ ዳቦዎች አሉ ለምሳሌ እኔ ከምወዳቸው ሌሎች ዳቦዎች አንዱ ምናልባት በአመት አንድ ጊዜ ነው የሚዘጋጀው ከባሉም ጋር የተገናኘነው ለቡሄ የሚጋገር ዳቦ አለ። ስሙ የዚህ ዳቦ ስሙ ሙልሙል የሚባለው ማለት ነው። ስለዚህ ሙልሙል የሚባለው ዳቦ በኮባ ተጠቅልሎ የሚበስል ነው። በኮባ ሊጡ ተዘጋጅቶ በኮባ ተጠቅልሎ እሳቱ ውስጥ ይገባና ወይም ፍሙ ውስጥ ይገባና በፍሙ አማካኝነት ይበስላል። ከበሰለ በኋላው ይወጣና ለምግብነት ይቀርባል ማለት ነው። ይሄ ዳቦ በጣም የሚወደድ ጣዕሙ ደስ የሚል የኮባው ጣዕም ወይም የኮባው ጠረን ዳቦ ላይ ተጽኖ የሚያደርግበት እና ዳቦ ሲበላ ደስ የሚል ጣዕም ያለው አይነት ዳቦ ስለሆነ ሙልሙል ዳቦ በጣም ነው የምወደው ስለዚህ ቅድም እንዳልኩት ብዙ አይነት ዳቦዎች አሉ ድፎ ዳቦ አለ ሙልሙል ዳቦ አለ። የድፎ ዳቦ ደግሞ ሁለት አይነት ነው አንዱ በእንጨት የሚበስል አንዱ ደግሞ በውሃ የሚበስል ከዛ ባሻገር ደግሞ ገበያ ላይ ገዝተን የምንበላው ዳቦ። ያ ማለት በተለያዩ የዳቦ መጋገሪያ ማሽኖች ተጋግሮ ጠዋት ጠዋት በየሱቁ ተከፋፍሎ ከየሱቁ ገዝተን የምንበላው ዳቦ አለ። ያም ጥሩ ዳቦ ነው እንደ አማራጭ ማለት ነው። ስለዚህ ብዙ አይነት ዳቦዎች አሉ በእኛ በሀገራችን ከሁሉም ዳቦዎች በላይ ግን ቅድም እንደተናገርኩት የምወደው እናቶች ቤት ውስጥ የሚያዘጋጁት እኛ በምንፈልገው አይነት ጣዕም እኛ በምንፈልገው አይነት ከለር ወይም ቀለም እኛ በምንፈልገው አይነት አቀራረብ የሚቀርብ ስለሆነ ክብ ተደርጋ የምትሰራ ወይም ደግሞ እንደ አምባሻ ሶስት ማዕዘን ተደርጎ የሚቆረጥ ዳቦ ቤት ውስጥ ይዘጋጃል። እነዚህን ዳቦዎች በጣም ከልብ ነው የምወዳቸው ስለዚህ ሁል ጊዜም ዳቦ ሲዘጋጅ ትዝ የሚለኝ እናቴ የምታዘጋጀው ዳቦ ነው። ስለዚህ እናቴ የምትሰራው ዳቦ ሁል ጊዜም ለኔ ይጣፍጠኛል። የእናቴን እጅ ያስታውሰኛል ማለት ነው። ስለዚህ በእናቴ እጅ የሚሰራ የትኛውም አይነት ምግብ ቢሆን የምወደው ነው የሚሆነው። ከምንም ነገር በላይ ግን እናቴ የምታዘጋጂው ዳቦ ከየትኛውም ከምትሰራው ምግብ ሁሉ የምወደው ስለሆነ ከሁሉም ዳቦዎች በጣም የምወደው ባህላዊ የሆነውን በቤታችን እናቶቻችን የሚያዘጋጁትን እና ስንመገበው ጥሩ ጣዕም ያለውን ዳቦ ነው ማለት ነው ስለዚህ ባህላዊ የሆኑ ዳቦዎች ያስደስቱኛል

ምን አይነት ጥቅማ ጥቅሞች አሉ? እኔ ብዙ ጥቅማ ጥቅሞች አሉኝ። ነገር ግን አንዱን ለመግለጽ እንኳን ብሞክር ለምሳሌ በግንባታ ስራ ውስጥ ተሳትፌ የተለያዩ ስራዎችን እየሰራሁ እገኛለሁ። ይሄንን ስራ በማከናውንበት ሰዓት በጣም አድካሚ ነው ቀኑን ሙሉ ነው ስንሰራ የምንውለው። ማታ ደግሞ የወረቀት ስራዎችን እንሰራለን ስለዚህ በትክክል የተቀመጠው ወይም ደግሞ እቅዱ ላይ የተቀመጠውን ነገር መሬት ላይ ማስቀመጥ ነው የኛ ስራ ምክንያቱም እኔ መሃንዲስ ነኝ። ይሄንን በምንሰራበት ጊዜ መደበኛ የሚከፈለን ደሞዝ አለ። ነገር ግን ከመደበኛ ደሞዛችን ባሻገር ያሉን ጥቅማ ጥቅሞች ምንድን ናቸው? ለምሳሌ የናፍጣ ወይም ደግሞ የነዳጅ ወጪ የሚባል አለ ስለዚህ ይሄን የነዳጅ ወጪ በአግባቡ ይሰጠናል እንደ ጥቅማ ጥቅም ቆጥረን እኛም እንጠቀምበታለን ማለት ነው። ከዛ ባሻገር የነዳጅ ወጪ አንዱ ጥቅማ ጥቅማችን ሆኖ እኛ እኔ የምሰራበት ድርጅት ወይም የግንባታ ድርጅት የተለያዩ ቦታዎች የግንባታ ስራዎችን ይሰራል። ስለዚህ ከከተማ ወደ ውጭ ወጥተን የተለያዩ የግንባታ ቦታዎችን በምንጎበኝበት ወይም ደግሞ እነዛን በምንመረምርበት በምንከታተልበት ጊዜ የበረሃ አበል የሚባል ደግሞ ሌላ ጥቅማ ጥቅም አለው ማለት ነው። ስለዚህ ብዙ አይነት ጥቅማ ጥቅሞችን ልናነሳ እንችላለን ከግንባታ ስራ ጋር በተያያዘ ከእነዚህ መካከል አንዱ የበረሃ አበል የሚባለው ነው። ሁለተኛው ደግሞ የነዳጅ ወጪ የሚባለው ነው። ሌላው ተጨማሪው ደግሞ የሙያ አበል የሚባል አለ። በሙያችን በማገልገላችን እና የተለያዩ ተግባራትን በማከናወናችን ምክንያት የሚሰጠን ክፍያ ማለት ነው። ከዚህ በተጨማሪ ሌላው የምናነሳው ብዙ ጊዜ ቅዳሜና እሁድ ስራ አይደለም። ስለዚህ ቅዳሜና እሁድ ገብተን የግንባታ ስራዎችን የምንሰራ ከሆነ በሰራንባቸው ቅዳሜና እሁድ ሁሉ ጥቅማ ጥቅሞች ይታሰቡልናል ማለት ነው። ስለዚህ እኔ አሁን ለምሳሌ እሁድ እሁድ ዝግነው እሁድ ገብቼ አንዳንድ የወረቀት ስራዎችን እና መሰል ጉዳዮችን ቢሮ ቁጭ ብዬ በመገኘት የምሰራቸው ስራዎች አሉ እነዛን ስራዎች የማከናውን ከሆነ በእያንዳንዱ ቀን ልዩ የሆነ ጥቅማ ጥቅም ይሰጠኛል ማለት ነው። ሌላው ከዛ በተጨማሪ በበዓላት ቀን ለምሳሌ ለአዲስ ዘመን ወይም ለዘመን መለወጫ ለፋሲካ ሊሆን ይችላል። ለገና ሊሆን ይችላል ለኢዳል ፈጥር ሊሆን ይችላል ለተለያዩ በዓላት። በእነዛ ቀኖች ውስጥ ገብቼ የተለያዩ ተግባራትን የማከናውን ከሆነ እነዛን ተግባራት በማከናወኔ ምክንያት የማገኛቸው የተለያዩ ጥቅማ ጥቅሞች ይኖራሉ ማለት ነው። እንደውም ከማገኛቸው ጥቅማ ጥቅሞች በእጥፍ ነው የሚከፈለኝ በተለይ በዓል በበዓላት ገብቼ በምሰራበት ጊዜ ማለት ነው። ስለዚህ ጥቅማ ጥቅሞቼ እስካሁን የገለጽኳቸውን ይመስላሉ ከሞላ ጎደል ከዛ ባሻገር በመምህርነት ሙያም የማገለግል ስለሆንኩ በመምህርነት ሙያም ለምሳሌ ከጥቅማ ጥቅሞቼ መካከል አንዱ ልጆቼ ወይም የማስተምራቸው ልጆች ጥሩ ደረጃ ደርሰው ማየት ለኔ እሱ ከጥቅማ ጥቅሞቼ በላይ ነው ወይም አንዱ ትልቁ ነው። ከዛ ባሻገር ምናልባት ልጆቹን ለማብቃት ከመደበኛ ሰዓቴ ውጪ ልጆቹን የማስተምር ከሆነ የምሰራበት ድርጅት ሌላ ተጨማሪ ክፍያዎችን ይከፍለኛል ማለት ነው። ወይም ደግሞ ልክ እንደ ትርፍ ሰዓት ስራ ያሰብልኛል ማለት ነው። ስለዚህ የተለያዩ ጥቅማ ጥቅሞች በስራዎቼ ሁሉ ይኖራሉ ማለት ነው።

ሳህኖችን ማጠብ አልወድም ምክንያቱም ሳሃኖችን ማጠብ የማልወድበት ትልቁ ምክንያት በጣም ማጠብ ላይ ደካማ ነኝ። በተለይ በተለይ እንደዚህ የቤት እቃዎችን የተመገብንባቸውን እቃዎች ማጠብ ላይ በጣም ደካማ ነኝ። ለዚህ ድክመቴ ዋናው ምክንያት የፈለገውን ያክል ባጥብ አይነጻልኝም ወይም ጽዱ አይሆንልኝም በዚህ ምክንያት ብዙ ጊዜ ቤት ውስጥ የተመገብንባቸውን ሳሀኖች የምታጥበው ባለቤቴ ናት። ነገር ግን አንዳንዴ ባለቤቴ ወይ ቤት በማትኖርበት ጊዜ በተለይ በተለይ ለልጆቼ ምግብ ማዘጋጀት እና ለትምህርት ቤት መቋጠር የኔ ግዴታ ሆኖ በሚገኝበት ጊዜ። ያን ጊዜ የግድ ማጠብ ስላለብኝ በደንብ ተዘጋጅቼ ያው ባለቤቴ አስተምራኛለች እንዴት ሳህኖችን ማጠብ እንዳለብኝ። ስለዚህ እያንዳንዱን ሳህን አጃክስ እና ኦሞ በመጠቀም እንዲሁም ትኩስ ውሃ በመጠቀም በደንብ አጥባለሁ ማለት ነው ያ ግዴታ ስለሆነ ነው እንጂ። ሳህኖችን የማጠብ ፍላጎት ኖሮኝ ወይም ደግሞ ሳህኖችን ማጠብ ወድጄ አይደለም። ነገር ግን ሳህኖች ማጠብ ግዴታ ነው። ምክንያቱም የምንመገብባቸው ሳህኖች ዛሬ ከተመገብንባቸው በኋላ በስርዓት አጥበን ለቀጣይ ለምንመገብባቸው ጊዜዎች ዝግጁ ካላደረግናቸው በስተቀር ምናልባት የምግብ መበከል ሊያመጡ ይችላሉ። የምግብ መበከል ብቻ ሳይሆን ስናያቸውም ለእይታም ጥሩ አይሆኑም። ስለዚህ ሳህኖቹ በአግባቡ መታጠብ እንዳለባቸው አምናለሁ። ስለዚህ ብንችል እንደተመገብንባቸው ወዲያውኑ ሳይቆዩ ሳይበላሹ ወይም ሳያድሩ ብናጥባቸው ጉልበትም ይቀንሳሉ ጊዜም ይቀንሳሉ። ስለዚህ እንደ አጠቃላይ ባህል ማድረግ ያለብን አንድን ምግብ በልተን ከጨረስን በኋላ ያንን የተመገብንበትን እቃ ወይም ሳህን በአግባቡ ወዲያውኑ ማጠብ ይጠበቅብናል ብዬ አምናለሁ። በዚህ አምናለሁ ስለዚህ ሁላችንም እንደዚህ አይነት ዝንባሌና ፍላጎት ቢኖረን ጥሩ ነው ብዬ አስባለሁ። ምክንያቱም ሁልጊዜም ሳህን ማጠብ የሴቶች ብቻ አርገን የምናስበው ከሆነ እሱ ጥሩ አይመጣም ማለት ነው። ምክንያቱም ሴቶቹ ይደክማቸዋል በአንዳንድ ስራዎች ውስጥ ይጠመዳሉ ልጆቻቸውን በማጥባት ይጠመዳሉ በተለያየ ጉዳይ ስለሚጠመዱ ሳህኖችን በማጠብ ቢያንስ እኛ ባሎች ሚስቶቻችንን ማገዝ ብንችል ጥሩ ነው። እዚህ ጋር ግን አንድ መናገር የምፈልገው ነገር። በፊት ወንደ ላጤ እያለሁ እቤቴ ሴት ባልነበረበት ጊዜ በተለይ በተለይ ቤቴ ምግብ በማዘጋጅበት ጊዜ ሳህኖቼን ብቻ ሳይሆን የበላሁባቸውን የተመገብኩባቸውን እቃዎች ምግብ ያዘጋጀሁባቸውን እቃዎች ሳህኖቼን ጨምሮ ሙሉውን ማጠብ በጣም ነበር የሚያስደስተኝ ምክንያቱም ንጹህ አድርጎ አጥቦ ማስቀመጥ ነገ ከነገ ወዲያ ሌላ ምግብ በምሰራበት ጊዜ ሳልጨነቅ ብድግ አድርጌ የምፈልገውን ነገር መስራት ስለሚያስችለኝ ማለት ነው። ያኔ ሳህኖችን ማጠብ በጣም ነበር ደስ የሚለኝ ምክንያቱም የራሴን ልፋትና የራሴን የተለያዩ ነገሮች ስለሚቀንስልኝ ማለት ነው። ከዛ ባሻገር አሁን ካገባሁ በኋላ ልጆች ከወለድኩ በኋላ ግን ብዙ ጊዜ ሳህን ማጠብ ላይ ጎበዝ አይደለሁም። ምክንያቱም ያኔ ብቻዬን እያለሁ የማጥበው ሳህን ወይ አንድ ወይ ሁለት ሳህን ነው የሚሆነው አሁን ላይ ግን ሙሉ የቤተሰብ ሳህን ስለሆነ የሚጠራቀመው ከተመገብን በኋላ። ትዕግስት ያስፈልገዋል እንደገና ለማጠብ በጣም ጥንካሬ ያስፈልገዋል ጊዜ ያስፈልገዋል ጉልበት ያስፈልገዋል። ስለዚህ እነዚህን ነገሮች ሁሉ አውጥተን ነው ሳህን አጥበን ማጽዳት የምንችለው ማለት ነው። ይሄን ለማድረግ እኔ ትግስት አለኝ ብዬ አላስብም። ስለዚህ ሳህኖችን ማጠብ በጣም ደግሞ በፊት ወደው የነበረው አሁን ግን ሳህን ማጠብ ያን ያክል የሚያስደስተኝ ነገር አይደለም ምክንያቱም አሰልቺ ስለሆነ። ስለዚህ አሁን ባለው ሁኔታ ሁሉንም ሳህኖች ቤት ውስጥ ያሉ ሳህኖች የምታጥበው ባለቤቴ ናት ማለት ነው። እንዲሁም ማድረግ የምፈልገው ነገር ምንድነው? ያው ባለቤቴ ላይ ጫናዎች ስላሉ በተለይ የተለያዩ ስራዎች ላይ ጫናዎች ስላሉ ሙሉ የቤቱን ስራ እሷ ስለሆነ የምትሰራው። እኛ ደግሞ ቢያንስ ቢያንስ የተመገብንባቸውን እቃዎች በማጥብ እሷን ማገዝ እንፈልጋለን እና ወደፊት ምን አቅጃለሁ። ለምሳሌ እኔ ምግብ ከቀረበልኝ የቀረበልኝን ምግብ በልቼ ከጨረስኩ በኋላ የበላሁበትን ሳህን ወስጄ ከነቆሻሻው ከማስቀመጥ ይልቅ ወዲያውኑ እዛው ጋር አጥቤ ለኔ ምናልባት የኔን ሳህን ለማጥብ ሁለት ደቂቃ ብቻ ልትሆን ትችላለች የሚጨርስብኝ። ስለዚህ ሁሉም የቤተሰብ አባል የየራሱን ሳህን የበላበትን አጥቦ እንዲያስቀምጥ ማድረግ መቻል ይቻላል ማለት ነው። ምክንያቱም ተጠራቅሞ አንድ ሰው ላይ ከመጣ ያንን ለማጽዳት በጣም ጊዜ ይወስዳል። ጊዜ በምውሰዱ ምክንያት ያው ሴቶች ይሰላቻሉ ይደክማቸዋልና ብዙ ችግሮች ይፈጠራሉ። ስለዚህ ሳህኖቻችንን ሁላችንም የበላንባቸውን አስር ሰው ቤት ውስጥ ቢኖር አስሩም ሰው የበላበትን ሳህን በጽዳት አጥቦ ነገም ስለሚመገብበት የበላበትን ሳህን ሳህን በጽዳት አጥቦ ካስቀመጠ። ሴቶች ላይ ያለውን ጫና መቀነስ ስለሚቻል በጣም ሀሪፍ ይሆናል ብዬ ስላሰብኩ። ወደፊት ሁላችንም የበላንበትን ሳህን ማጠቢያ ቦታ ራሱን የቻለ አለ ስለዚህ ሁሉም ሰው በልቶ ከጨረሰ በኋላ እዛ ቦታ ሄዶ አጥቦ በንጽህና ነው ማስቀመጥ መቻል ያለበት ብዬ አምናለሁ። ስለዚህ እስካሁን ድረስ ሳህኖቼን እኔ በደንብ አጥብ ነበር በማጠቤም ደስ ይለኝ ነበር ማጠብም እወድ ነበር። አሁን ላይ ግን ቤተሰብ ከመሰረትኩ በኋላ ሳህን የማጠብ ምንም አልወድም ማለት ነው።

የምወደው እንስሳ ምንድነው? የምወደው እንስሳ ብዙ አይነት እንስሳዎችን እወዳለሁ። ነገር ግን ከሁሉም እንስሳ በላይ ዶልፊን በጣም ያስደስተኛል። ምክንያቱም አንደኛ ከሰዎች ጋር ያለው መስተጋብር በጣም ደስ የሚል ነው። ሁለተኛ ውሃ ውስጥ የሚያሳያቸው ትርኢቶች ደስ የሚሉ ናቸው። ሶስተኛ በጣም አዛኝ ከመሆኑ ጋር ተያይዞ ለሰዎች የሚያስተላልፈው መልእክት በጣም ነው የሚያስደስተኝ። ስለዚህ ባህር ውስጥ ካሉ እንስሳዎች በጣም የምወደው ዶልፊን ነው ማለት ነው። ዶልፊን ከሰዎች ጋር ያወራል ከሰዎች ጋር የመለማመድ አቅሙ ከፍተኛ ነው። ከዛ ባሻገር ንጽህናው የ ለሰው ያለው ፍቅር እና የመሳሰሉት ነገሮች በጣም ሰውን ለማዝናናት የሚያደርጋቸው ነገሮች በሙሉ ያስደስቱኛል። ስለዚህ ካሉት እንስሳቶች በሙሉ ዶልፊን የሚባለውን የባህር እንስሳ በጣም ነው የምወደው ማለት ነው። ምናልባት አንዳንዴ የአሳ ነባሪ ምናምን የሚባል ስያሜ ሊሰጡት ይችላሉ ስለዚህ ይሄንን እንስሳ በጣም ነው የምወደው። እንዲሁም ከጫካ እንስሳ ደግሞ በጣም የምወዳት ጦጣ ናት። ጦጣ ያው እንደሚታወቀው ለሰውን የሚመስል ብዙ ነገር አላት ማሰብ ትችላለች ፈጣን ናት ብልጠቷ እና የመሳሰሉት ነገሮች በጣም እንድወዳት ያደርገኛል። በተለይ ቅልጥፍናዋና ከሰዎች ጋር ያላት መግባባት መለማመድ ነገሮችን በርቀት መረዳት መቻል የሚጎዳትን ነገር የምታመልጥበት መንገድ እና የመሳሰሉት ነገሮች። ከእንስሳቶች መካከል በተለይ ከዱር አራዊት መካከል የምወዳት ጦጣ ናት ማለት ነው። እንዲሁም ደግሞ ከቤት ውስጥ እንስሳ የምወዳቸውን እንስሶች አሉ። ለምሳሌ ከቤት ውስጥ እንስሳ ከምወዳቸው እንስሳዎች መካከል አንዱ ውሻ ነው። ውሻን ያለምክንያት አይደለም የምወደው። አንድ ጊዜ ምን ተፈጥረህ መሰላችሁ? ውሻ እኛ ሰፈር ውስጥ በጣም የሚገርም ለቤተሰቡ ታማኝ ለቤተሰቡ ብቻ ሳይሆን አካባቢውን ሁሉ የሚጠብቅ ውሻ ነበረ እና። ሰዓት አንድ ሌባ መጥቶ ከጎረቤታችን የሆነችን ሴትዮ ልጅ ህፃን ልጅ ሊወስድ ሲል ያገኘዋል። ከዛ በኋላ በጣም ታግሎ ከሌባው ጋር ተናንቆ ልጁን ያስጥለዋል ማለት ነው። ስለዚህ ልጁ እዛው ቤት ውስጥ እንደተኛ ነው። ውሻው ደግሞ ያው ከሌባው ጋር በሚታገልበት ጊዜ በጣም ደም በደም ሆኖ መንገድ ላይ በሩ አጠገብ ወድቋል ማለት ነው። እና ሴትየዋ ስትመለስ ውሻው ደም በደም ሆኗል እና። ሴትየዋ ያሰበችው ልጇን እንደበላው ነው። ስለዚህ ውሻውን በጣም ቀጠቀጠችው በጣም ደበደበችው። በጣም ከቀጠቀጠችው ከደበደበችው ልጄን በልቶታል ብላ ኡ ኡ ካለች በኋላ ወደ ውስጥ ስትገባ ግን ልጇ ምንም አልሆነም ልጇ ቁጭ ብሎ እየሳቀ እየተጫወተ ጠበቃት ማለት ነው። ያ ምንድነው? የሚያሳየው ውሻው ምን ያክል ለቤተሰቡ ታማኝ እንደሆነና የራሱን ህይወት አደጋ ላይ ጥሎ ቤተሰቡን እንደሚንከባከብ ቤተሰቡን እንደሚጠብቅ ነው የሚያሳየው ማለት ነው። ስለዚህ የውሻን ታማኝነት ሳስብ ከሁሉም እንስሳዎች የምወደው አንደኛ ብልጫ ሰጥቼ ከሁሉም እንስሶች የምወደውና ክብር የምሰጠው እንስሳ ቢኖር ውሻ ነው ማለት ነው። ሲሰደብ ራሱ ሰዎች ሲሳደቡ በተለይ በእኛ ሀገር ውሻ ብለው ይሰደባሉ። ምናልባት ውሻ የሚያደርጋቸውን አጓጉል ነገሮችን በማሰብ ሊሆን ይችላል ነገር ግን ውሻ ለሰው ልጆች የሚሰጠውን ተፈጥሮአዊ የሆነ ጥቅም ስናስበው ለቤተሰብ ያለውን ነገር ስናስብ በጣም ልንወደው ልናከብረው የሚገባ የእንስሳ አይነት ነው ማለት ነው። ስለዚህ ውሻን ከሌሎች እንስሳዎች በጣም የምወድበት አንድ ትልቁ ምክንያት ታማኝ መሆኑን ሁለተኛ ለሚኖርበት ቤት ልክ እንደ ቤተሰብ መቆጠሩን ደረጃ ደግሞ ራሱን አደጋ ላይ ጥሎ ለቤተሰቡ መስዋዕትነት መክፈሉን እና ቤቱን መጠበቅ መቻሉ ነው። ስለዚህ ከቤት ውስጥ እንስሳ ውሻን በጣም እወዳለሁ። ከዱር እንስሳ ደግሞ ቅድም እንዳልኩት ጦጣን በጣም ነው የምወዳት። እንዲሁም ከባህር ውስጥ እንስሳ ደግሞ ቅድም ዶልፊን ያልኩት ወይም አሳ ነባሪን በጣም ነው የምወደው ማለት ነው። እንደ አጠቃላይ በጣም ብዙ የሚወደዱ እንስሳዎች አሉ። ሁሉም እንስሳዎች የራሳቸው የሆነ ጥራት አላቸው የራሳቸው የሆነ ተምሳሌትነት አላቸው። ለምሳሌ ድመትን የምናስብ ከሆነ ድመት ለንጽህና ምሳሌ ናት። ምክንያቱም ከተጸረዳች በኋላ ቁሻሻዋን ካልቀበረች በስተቀር የትም አትሄድም። ያ ማለት ለሰው ልጆች ንጽህናን ማስተማር ትችላለች ማለት ነው። ሌሎችንም እንስሳዎች ማንሳት እንችላለን ለምሳሌ ንብን ብናነሳ ንብ በጣም ታታሪ ናት ሰራተኛ ናት ለሰዎች ታታሪነትን እና ሰራተኛነትን ታስተምራለች። ታትረው ጠንክረው ከሰሩ መጨረሻ ላይ ጣፋጭ የሆነ እንደማር የሚጣፍጥ ነገር እንደሚያገኙ እንደ ምሳሌ ታስተምራለች ማለት ነው። ስለዚህ ብዙ አይነት እንስሶችን ልወድ እችላለሁ ቅድም እንዳልኩት። አንበሳ ራሱን የቻለ የሚወደድ ነገር አለው ነብር ራሱን የቻለ የሚወደድ ነገር አለው። ስለዚህ ብዙ እንስሶችን ልናነሳ እንችላለን። እንደ አጠቃላይ ግን ከሁሉም እንስሶች ምን እንስሳ ትወዳለህ ብባል? አሁንም ምላሽ የሚሆነው ውሻ ነው። ውሻ በዘመናችን ብዙ አይነት ነገሮችን እየሰራ ነው ለወታደራዊ ተግባራት ሁሉ የተለያዩ ስራዎችን እየሰራ ነው። ስለዚህ ውሻ የኔ ትልቁ መውደድ

ብዙ ቋንቋዎች እችላለሁ ምክንያቱም ቋንቋዎችን እንችላለን ብለን ስናወራ በቋንቋዎቹ መግባባት ከሰዎች ጋር እንችላለን እያልን ነው ማለት ነው። ምናልባት ትክክለኛ እና መደበኛውን የንግግር ዘይቤ ላንከተል እንችላለን ነገር ግን ከሰዎች ጋር መግባባት የሚያስችለን ከሆነ ያንን ቋንቋ እንችለዋለን ብለን ማውራት እንችላለን ማለት ነው። ለምሳሌ ከምችላቸው ቋንቋዎች መካከል አማርኛን እችላለሁ እንግሊዘኛን እችላለሁ አገውኛን እችላለሁ ኦሮምኛ እችላለሁ እንዲሁም ደግሞ ሌሎች ቋንቋዎችን እችላለሁ በሚባልበት ያክል መጠን እንኳን ባይሆን። መግባባት ግን በእነዛ ቋንቋዎች እችላለሁ ስለዚህ ብዙ ቋንቋዎችን እችላለሁ በተለይ ሀገር በቀል የሆኑ ቋንቋዎችን ብዙዎችን እችላለሁ ብዬ ብናገር ትክክል ነኝ ማለት ነው። ስለዚህ በአማርኛ በደንብ መጻፍ እችላለሁ ማንበብ እችላለሁ ማዳመጥ እችላለሁ እንዲሁም ደግሞ የተለያዩ ነገሮችን ማድረግ እችላለሁ ማለት ነው። ከዛ ባሻገር በእንግሊዘኛም ልክ እንደዚሁ መጽሐፍ ማንበብ ማዳመጥ የምፈልጋቸውን ነገሮች ሁሉ ማድረግ እችላለሁ ስለዚህ። እና በእንግሊዘኛ የትኛውንም አይነት ነገር ማከናወን ስለምችል ሙሉ በሙሉ አማርኛ እና እንግሊዘኛን እችላለሁ ብዬ ብናገር ትክክል ነኝ ማለት ነው። ከዛ ባሻገር ለምሳሌ በኦሮምኛ ሲወራ የሚያወሩትን ነገር በደንብ እረዳለሁ አንዳንድ ሀሳቦችንም ለመሰንዘር እችላለሁ ስለዚህ በኦሮምኛም ትንሽ የተወሰኑ ነገሮችን እችላለሁ ስለዚህ ቋንቋውን መጠቀም እስከቻልኩ ድረስ ቋንቋውን እችላለሁ ብዬ ማውራት እችላለሁ ማለት ነው። ከዛ ባሻገር በጎጃም አካባቢ ወደ አገው ብሄረሰብ አክባቢ የሚነገረውን የአገውኛ ቋንቋም እንደዚሁ መስማት እችላለሁ እንዲሁም ደግሞ ማውራት እችላለሁ ማለት ነው። ስለዚህ በ አራት ቋንቋዎች በደንብ መስራትና እያንዳንዱን ነገር ማከናወን ስለምችል በትንሹ ሀገር በቀል የሆኑ ቋንቋዎችን አራት ቋንቋዎችን እችላለሁ እንዲሁም ደግሞ የአለም አቀፍ ቋንቋ እየተባለ የሚወራለትን እንግሊዘኛም እንዲሁ እችላለሁ ማለት ነው። ስለዚህ ቢያንስ ቢያንስ አምስት እና ከዛ በላይ ቋንቋዎችን ለመግባቢያነት ስለምጠቀምባቸው እነዚህን ቋንቋዎች እችላለሁ ብዬ ማውራት እችላለሁ ማለት ነው።

አዎ። ከደንበኞች ጋር እሰራለሁ ምክንያቱም ደንበኛ ሲባል በምንሰራባቸው ቦታዎች ከእኛ ጋር ግልጋሎት ፈልጎ ወይም ደግሞ አገልግሎት ፈልጎ የሚመጣ አካል ማለት ነው። ስለዚህ ሁላችንም በተለያዩ አይነት ስራዎች ላይ ነው የምንገኘው በምንሰራባቸው ስራዎች ዙሪያ ሁሉ ደንበኞች አሉን ስለዚህ ከነዛ ደንበኞች ጋር አብረን በጋራ የምንሰራቸው ስራዎች ይኖራሉ ማለት ነው። ለምሳሌ እኔ ከተለያዩ ደንበኞች ጋር እገናኛለሁ በምሰራበት ተቋም ውስጥ የኔ ደንበኞች የተለያዩ ከፋይናንስ ጋር ወይም ከገንዘብ ጋር የተያያዙ ሰዎች ናቸው። ስለዚህ እነዚህ ሰዎች እኔ ጋር በሚመጡበት ጊዜ ከእኔ ጋር ያለውን የተለያዩ ተግባራትን እናከናውናለን ማለት ነው። ለምሳሌ የገንዘብ እንዲከፈላቸው የሚመጡ ሰዎች አሉ። እንደገና ደግሞ ለወሰዷቸው እቃዎች ክፍያ ለመፈጸም የሚመጡ ሰዎች አሉ። ስለዚህ ከእነዚህ ሰዎች ጋር ወይም ከደንበኞቼ ጋር የማከናውናቸው ብዙ ተግባራት አሉ ማለት ነው ስለዚህ ከደንብኞች ጋር እሰራለሁ ማለት ነው። ለምሳሌ እኔ ከምሰራው ስራ ጋር በቀጥታ የሚገናኙት የተለያዩ መስሪያ ቤቶች አሉ። በተለይ በተለይ ገቢዎች እንዲሁም ደግሞ ኦዲት የሚያደርጉ መስሪያ ቤቶች አሉ ከእነዛ ጋር ቀጥታ የሆነ ግንኙነት ይኖረኛል። ስለዚህ ከእነሱ ጋር በምሰራበት ጊዜ ያው ከደንበኞቼ ጋር የተለያዩ ስራዎችን እየሰራሁ ነው በስራ ዙሪያ ማለት ነው። ከዛ ባሻገር እኔ በግንባታ ስራ ላይም ተሰማርቼ የምገኝ አይነት ሰው ስለሆንኩ ግንባታ ላይ የሚመለከታቸው ከእኔ ጋር በተለያዩ መንገዶች እንዲገናኙ ስራቸው የሚያገናኛቸው ሰዎች አሉ። ለምሳሌ የግንባታ ፈቃድ የሚጠየቁ መስሪያ ቤቶች እንዲሁም ደግሞ ግንባታ እንዲሰራላቸው የሚፈልጉ የተለያዩ ድርጅቶች አሉ። እንዲሁም ደግሞ የተለያዩ መሃንዲሶች እና የንድፍ ስራውን የሚሰሩ ባለሙያዎች አሉ። ከእነዚህ ጋር ሁሉ ተገናኝተን በስራ ዙሪያ የተለያዩ ንግግሮችን እናደርጋለን አብረን እንሰራለን ማለት ነው። ስለዚህ ከደንበኞች ጋር በተለያየ አጋጣሚ በተለያየ የሙያ ዘርፍ የተለያዩ ተግባራትን አደርጋለሁ ይሄ ማለት ከደንበኞች ጋር በሰፊው በሚያገናኙኝ ጉዳዮች ዙሪያ ስራዎችን እሰራለሁ ማለት ነው። ሌላው ሌሎች ደንበኞች አሉኝ። በትርፍ ሰዓቴ ደግሞ የእግር ኳስ ስልጠናዎችን ለህፃናት እሰጣለሁ። የእግር ኳስ ስልጠናዎችን ለህፃናት በምሰጥበት ጊዜ የኔ ደንበኞች ሊሆኑ የሚችሉት ህፃናት እና የህፃናት ወላጆች ናቸው ማለት ነው። ስለዚህ እግር ኳስ ስልጠና እንዲወስድለት የልጁ እንዲወስድለት የሚፈልግ ወላጅ ከእኔ ጋር ይመጣና ከእኔ ጋር እናወራለን ማለት ነው። ስለ ክፍያ ጉዳይ ልናወራ እንችላለን ስለ ልጁ መሻሻል ልናወራ እንችላለን ልጁ ስላሳየው ለውጥ ልናወራ እንችላለን እንዲሁም ደግሞ ምን አይነት ተጨማሪ ስልጠናዎችን መውሰድ እንዳለበት ልናወራ እንችላለን። ስለዚህ በዚህ ዙሪያ ሁሉ ከደንበኞች ጋር እናወራለን ማለት ነው። ከዛ ባሻገር እንዲሁም ከተጫዋቾቹ ወይም ከህፃናቱ ጋር ስለሚመቻቸው ነገር እና ማድረግ ስላለባቸው ዝንባሌ ለመሻሻል ምን ማድረግ እንዳለባቸው የምናወራባቸው አጋጣሚዎች ብዙ ናቸው። ስለዚህ በዚህ አጋጣሚ ከደንበኞች ጋር አብሬ እሰራለሁ ማለት ነው። ከደንበኞች ጋር አብሮ መስራት በነገራችን ላይ ለውጥ ለማምጣት በጣም ወሳኝ እና አስፈላጊ ነገር ነው። ስለዚህ ከደንበኞች ጋር በተለያዩ አጋጣሚዎች እንገናኛለን በስራ ዙሪያ እናወራለን ማምጣት ባለብን ለውጥ ዙሪያ እናወራለን ስለዚህ ከደንበኞች ጋር የሚያገናኙን ብዙ የስራ ጉዳዮች ይኖራሉ ማለት ነው። ሌላው ከደንበኞች ጋር እንድገናኝ የሚያደርገኝ የንግድ ስራ ነው። እኔ ነጋዴ አይደለሁም። ነገር ግን የተለያዩ ነገሮችን ለመግዛት ደንበኞች አሉኝ። ለምሳሌ የምግብ ውጤቶችን ለመግዛት የምፈልግ ከሆነ በወሩ መጨረሻ ሁል ጊዜም አስቤዛ አደርጋለሁ ቅዳሜ ቅዳሜ አስቤዛ በማደርግበት ጊዜ የምገዛቸውን ነገሮች ሄጄ ከምፈልግበት ቦታ ዝም ብዬ ሳይሆን የምገዛው ደንበኛ አለኝ። ስለዚህ የምግብ ነገሮችን የምገዛ ከሆነ የምግብ ነገሮችን የምገዛው ደንበኛ አለኝ ስለዚህ እሱ ጋር ሄጄ ከእሱ እገዛለሁ ማለት ነው። እንዲሁም ደግሞ የጽዳት መጠበቂያ እቃዎችን ሳሙናና ፈሳሽ ሳሙና የመሳሰሉትን ኦሞ ለመግዛት ስፈልግ ደግሞ እነሱን የምገዛው የራሴ የሆነ ደንበኛ አለኝ ስለዚህ እዛ ጋር ሄጄ እነዛን ነገሮች እገዛለሁ እንዲሁም ፍራፍሬና አትክልት የምገዛ ከሆነ እነሱንም የሚሸጥልኝ ደንበኛ አለኝ። ስለዚህ እዛ ቦታ ሄጄ እነዛን መግዛት የምፈልጋቸውን ነገሮች ገዝቼ እመጣለሁ ማለት ነው። ከዛ ባሻገር ሌሎች ነገሮችንም ለመግዛት ስፈልግ ለእያንዳንዱ ለምገዛው ነገር የራሴ የሆነ ደንበኛ አለኝ ማለት ነው ይሄ ማለት ከደንበኛ ጋር እሰራለሁ ማለት ነው ከደንበኛ ጋር መስራት በነገራችን ላይ ብዙ ጥቅም አለው። አንደኛ እምነት እናተርፍለን። በሁለተኛ ደረጃ ጥራት ያለው ነገር እናገኛለን። በሶስተኛ ደረጃ ደግሞ ሀሳብ አይጥልብንም። ያ ማለት ለምሳሌ እኔ በኪሴ የያዝኩት አንድ ሺህ ብር ሆኖ ልገዛ የፈለኩት የአንድ ሺህ ሁለት መቶ ብር እቃ ቢሆን ደንበኛዬ ስለሆነ የአንድ ሺህ ሁለት መቶ ብር እቃ በቀላሉ ይሰጠኛል ማለት ነው። ስለዚህ ከደንበኛዬ ጋር እየሰራሁ መሆኑን ያሳያል እምነት አለን። በጋራ ጥራት ያለው ስራ መስራት እንችላለን ማለት ነው። ስለዚህ ብዙ አይነት ሙያዎች ውስጥ ከደንበኞች ጋር በተደጋጋሚ እሰራለሁ ማለት ነው። ከደንበኞች ጋር መስራት በጣም አስፈላጊ እንደሆነ

በብዙ ህዝብ መካከል መሆን አይመቸኝም። በብዙ ህዝብ መካከል መሆን ማለት ለምሳሌ በጣም በተጨናነቀና ብዙ ሰዎች በሚገኙበት ቦታ መገኘት ብዙ አያስደስተኝም። ብዙ ጊዜ የማከናውናቸው ተግባራት ጸጥታ ቦታን የሚፈልጉ ናቸው። የምሰማራባቸው ሙያዎችም እንደዚሁ ጸጥታ የሚፈልጉ ሙያዎች ከመሆናቸው ጋር ተያይዞ ብዙ ጊዜ ብዙ ህዝብ የሞላበት አካባቢ ወይም መጨናነቅ ያለበት አካባቢ መቆየት አያስደስተኝም። ለምን አያስደስተኝም የሚለውን ነገር ለማየት ብንሞክር ብዙ ጊዜ ተፈጥሮ ጸጥታን ትወዳለች ጸጥ ያለ ቦታ ትፈልጋለች። በተለይ በተለይ የፈጠራ ስራን የምንሰራ ከሆነ ወይም ደግሞ የምናከናውናቸው ተግባራት ማሰበን የሚፈልጉ ከሆነ ጸጥ ያለ ቦታን ይፈልጋሉ። ስለዚህ ጸጥ ያለ ቦታን ደግሞ የምናገኘው በህዝብ መካከል ሆነን ሳይሆን ከህዝብ ወጣ ብለን ነፃ የሆኑ ቦታዎች ላይ መሆን ስንችል ነው። ስለዚህ በብዙ ህዝብ መካከል መሆን በጣም የሚመቸኝ ጉዳይ አይደለም። ለምሳሌ ትራፊክ በሚጨናነቅባቸው አካባቢዎች በብዙ ህዝብ መካከል ስንሆን በጣም ጫጫታ ይኖራል የመኪናው ጩኸት የመኪናው ጥሩምባ ይኖራል። ሰው እርስ በእርስ ሲያወራ ሲያውካካ ያለው ድምጽ እና የመሳሰሉት ነገሮች እንደዚህ አይነት ነገሮች በሚሆኑበት ጊዜ መረጋጋት ይጎድለኛል ስሜቴ ጥሩ አይሆንም። ስለዚህ ብዙ ህዝብ ያለበት ቦታ ላይ ነገሮችን ማድረግ በጣም ስለሚከብደኝ ብዙ ህዝብ በብዙ ህዝብ መካከል መሆን። አይመቸኝም ማለት ነው። ለምሳሌ ገበያ የምላክበት ጊዜ አለ። ገበያ በምላክበት ጊዜ ገበያ ሄጄ የማከናውናቸው ተግባራት ብዙ ከሆኑ በጣም ነው የሚጨንቀኝ ቶሎ ገዛዚቼ የምገዛውን ነገር። ወይም የምሰራውን ስራ ቶሎ ሰራርቼ ከዛ ቦታ መውጣት ነው የምፈልገው። እንጂ እዛ ገበያ መሃል ወይም በህዝብ መሃል ረጅም ሰዓት መቆየት አልችልም። ራስ ምታት ነው የሚለቅብኝ። ምክንያቱም ጫጫታ የሚችል አይምሮ የለኝም። ምክንያቱም በህዝብ መካከል በጫጫታ መካከል ጥሩ ስሜት አይሰማኝም። ምቾት አይሰማኝም ስለዚህ በብዙ ህዝብ መካከል መሆን ያን ያክል ጥሩ ስሜት አይፈጥርብኝም ማለት ነው። ለምሳሌ አንዳንድ ጊዜ በማህበራዊ ግንኙነቶች መካከል ወይ ሀዘን ቤት ወይም ለቅሶ ቤት በምንሄድባቸው አጋጣሚዎች ብዙ ጫጫታ ያለባቸው ሁኔታዎች ይፈጠራሉ። ለምሳሌ ሀዘን ቤት ስንሄድ ለአልቃሽ የሚያለቅሰው ሰው ይኖራል። እንዲሁም ደግሞ እነሱን ለማስተዛዘን የሚሄደው ሰው ይኖራል ቁጭ ብሎ የራሱን ወሬ የሚያወራው ሰው ይኖራል ስለዚህ በህዝብ መሀከል ስንሆን ሀይለኛ የሆነ ጫጫታ ይፈጠራል በዛ አጋጣሚ ማለት ነው። ያ ብቻ ሳይሆን ለምሳሌ ሰርግ ቤትም ስንሄድ ግማሹ ይዘፍናል ግማሹ ያወራል ግማሹ የተለያዩ ነገሮችን ያደርጋል በዚህ አጋጣሚ የእቃዎች መገጫጨት እና መሰል ጉዳዮችም አሉ። በዚህ አጋጣሚ ከፍተኛ የሆነ ግርግር ይፈጠራል ማለት ነው። ስለዚህ በህዝብ መሃል ስሆን እንደዚህ አይነት ከባድ የሆኑ ሁኔታዎች ስለሚፈጠሩ ጥሩ ስሜት አይፈጥርብኝም። ስለዚህ ጥሩ ስሜት ስለማይፈጥርብኝ በህዝብ መካከል መሆን ያን ያክል የሚያስደስተኝ ሁኔታ አይደለም ማለት ነው። ግን በህዝብ መካከል ያን ያክል ምቾት አይፍጠርብኝ እንጂ ግዴታዎች ሲሆኑ በህዝብ መካከል መሆን ግድ የሚለኝ አጋጣሚ ይመጣል ማለት ነው። ለምሳሌ ሀዘን ሲሆን የግድ በህዝብ መሃል መገኘት ያስፈልጋል። ደስታም ሲሆን ለምሳሌ ሰርግ ክርስትናና የመሳሰሉ ክብረ በዓላት ሲሆኑ በህዝብ መካከል መገኘት የግድ ነው። ስለዚህ እነዚህ አጋጣሚዎች ሲመጡ ባልወድ እንኳን ወይም በህዝብ መካከል መሆን ባያስደስተኝ ባይመቸኝ እንኳን የግድ እነዚህን አጋጣሚዎች ከህዝብ ጋር አሳልፋለሁ ማለት ነው። ነገር ግን እንደ አጠቃላይ እንደ ተፈጥሮ የምናየው ከሆነ ብዙ ጊዜ በህዝብ መካከል ሆኜ መቀመጥ ወይም ደግሞ ስራዎችን መስራት ብዙ የሚያስደስተኝ አይደለም ማለት ነው። ስለዚህ በብዙ ህዝብ መካከል መሆን አይመቸኝም እንደ አጠቃላይ ማለት ነው። ምክንያቱም አሁን የተሰማራሁባቸውን ሙያዎችም የምሰራቸውን ስራዎችን በሙሉ በጣም ብዙ ጊዜ በህዝብ መካከል ሆኜ እንድሰራ የሚያደርጉኝ አይደሉም። በተለይ ከሶፍትዌር ጋር የተያዙ ስራዎችን በምሰራበት ጊዜ ትኩረትን የሚጠይቁ ጸጥታን የሚጠይቁ ጉዳዮች ስለሆኑ ብዙ ጊዜ ጸጥ ያለ ቦታ እንመርጣለሁ። ስለዚህ ጸጥ ያለ ቦታ የምንመርጥ ከሆነ ደግሞ በዚህ መካከል ሆነን እያንዳንዱን ተግባር ለማከናወን የተመቸ ሁኔታ አይኖረንም ማለት ነው። ስለዚህ በህዝብ መሃል መሆን የማልፈልግባቸው ከማልፈልግባቸው ምክንያቶች አንዱ የምሰራቸው ስራዎች በህዝብ መካከል ሆነው የሚሰሩ ስላልሆኑ ነው ማለት ነው። ከዛ ባሻገር በህዝብ መካከል እንድንሆን የሚያስገድዱን ጉዳዮች ከመጡና ከማህበረሰቡ ጋር መቀላቀል ግድ ከሆነ ግን ባይመቸኝም የግድ የማደርገው ጉዳይ ይሆናል ማለት ነው። ስለዚህ ብዙ ጉዳዮች ይኖራሉ። እንደየሁኔታው የሚለዋወጡ ይሆን ይኖራሉ። አንዳንዱ ጉዳይ ጸጥታን የሚፈልግ ይሆናል። በህዝብ ማዕከል እንዳንሆን የሚያደርገን ይሆናል። አንዳንዱ ጉዳይ ደግሞ በህዝብ መካከል እንድንሆን የሚያደርገን ጉዳይ ይኖራል ስለዚህ ነገሮችን እንደየአመጣጣቸው እንመልሳለን። እንደ አጠቃላይ ግን በህዝብ መካከል መሆን ይመቸሀል ወይ የሚል ጥያቄ ብጠየቅ? እንደ አጠቃላይ በህዝብ መካከል ሆኜ ጊዜ ማሳለፍ ያን ያክል የሚመቸኝ ሰው አይደለሁም